እየጠየቅክኝ ያለኸው በመታጠቢያ ቤት ውስጥ ስትለኝ ሻወር ቤት ውስጥ ትዘምራለህ ወይስ አትዘምርም? ይመስለኛል ጥያቄህን ከተረዳሁት ማለት ነው። ምስጋና ነው። መዝሙር ምስጋና ነው እና ምስጋና በየትኛውም ቦታ ቢከወን ችግር የለውም ብዬ አስባለሁ። ምክንያቱም የምታመሰግነው ፈጣሪን እስከሆነ ድረስ ማለት ነው። ስለዚህ በመታጠቢያ ቤት ውስጥም ሆነ በቤተክርስቲያን ውስጥም ሆነ በየትኛው በየትኛውም እንቅስቃሴ ውስጥ አምላክን ማመስገን አለብህ። ምክንያቱም ስታመሰግን አንተ የምታገኘው በረከት አለ። የእግዚያብሄር የፈጣሪህ ኸል በአንተ ላይ ያድራል። በረከቱ በአንተ ላይ ይሆናል ማለት ነው። ስለዚህ በመታጠቢያ ቤት ብትዘምር የምታገኘው በረከት አለ። በየትኛውም ቦታ ብትዘምር የምታገኘው በረከት አለ። ስለዚህ መዝሙር አንደኛ መባረኪያ መንገድ ነው። ስለዚህ በመታጠቢያ ቤት ውስጥ ብዘምር ምን አገኛለሁ? በረከት አገኛለሁ። በቤተክርስቲያንም ሂጄ ብዘምር ከበረከቱ ተሳታፊ እሆናለሁ። ሶታፌ ይኖረኛል ማለት ነው። ስለዚህ እኔ ምን አደርጋለሁ? በመታጠቢያ ቤት ውስጥ ብዙ ጊዜ አልዘመረም። የማልዋሽህ ነገር ቢኖር ማለት ነው። አልዘምርም ነገር ግን ባለመዘመሬ የማጣው ነገር ሊኖር ይችላል። እውነት ነው። ከአንድ ነገር ስታደርግ እና ሳታደርግ የምታገኘው ነገር ልዩነት ይኖረዋል። ስለዚህ እኔ ያን ነገር ባለማድረጌ ያው የሚቀርብኝ ነገር ይኖራል። ነገር ግን እኔ ስትጠይቀኝ ያንተ እንዴት ነው? ትዘምራለህ ወይስ አትዘምርም? ካልከኝ ያኔ ምላሽ ሊሆን የሚችለው አይ በመታጠቢያ ቤት ውስጥ አልዘመርም። ነው ልልህ የምችለው ማለት ነው።